መጽሐፍ ማንበብ እጅግ የሚያስደስተኝ ነገር ነው። ምክንያቱም በህይወቴ እውቀትን ለማግኘት ከምሄድባቸው ወረቀቶች መካከል አንዱ መጽሐፍትን ማንበብ ነው። ለዚህም በቀን ከሁለት እስከ ሶስት ሰዓት በመመደብ መጽሐፍትን አነባለሁ። የማነባቸው መጽሐፍ አብዛኛው ከመንፈሳዊ ህይወት ጋር የተያያዙና እንዲሁም የተለያዩ እውቀትን እውቀት ነክ በሆኑ ነገሮች ላይ የተመሰረቱ የመጽሐፍት ጽዋዎችን ወይም ዘርፎችን ለማንበብ እሞክራለሁ። እነዚህ መጽሐፎች በተለያዩ አጋጣሚዎችን አግኝቼ ለማንበብ የቻልኳቸው መጽሐፍቶች ናቸው። ለምሳሌ የበአሉ ግርማን ኦሮማውያን በመለከት እጅግ ደስ የሚለኝ መጽሐፍት እና በወቅቱ የነበረውን የ ስርዓት የሚያመለክት መጽሐፍ ስለሆነ እጅግ ልቤን ይነካዋል። ሌላው የ በጣም ካነበብኳቸው መጽሐፍቶች መካከል እጅግ ደስ የሚለኝ ማማ በሰማይ ላይ የሚለው መጽሐፍ። በጣም እጅግ ድንቅ ታሪክ የያዘ መጽሐፍ ስለሆነ እመሰጥበታለሁ እጅግ ደስ የሚያሰኝ አካሄድና አጻጻፍም ስለሚከተል። ከነበብኳቸው መጽሐፍቶች መካከል ጥቂቶች ናቸው። መጽሐፍ ታነባለህ ምን ያህል ጊዜ ታነባለህ? ለሚለው ይህንን በቂ መልስ ይመስለኛል። አመሰግናለሁ

በጣም የምወደው ስራ ነው የመረጥከውና እንደ እርስ እንደ አብራራ የተመረጠልኝ ርዕስ ቤቴን ማጽዳት በጣም እጅግ የምወደው ቤቴን ብቻ ሳይሆን ጽዳት የሚለውን ራሱ ሀሳብ በጣም የምወደው ነገር ነው። ስለዚህ ቤቴን በቀን ሁለቴም ወይም ደግሞ አካባቢዬን ከዛ በላይ ላጸዳ እችላለሁ። የማጸዳባቸው ምክንያቶች አንደኛ ደስታን ይሰጠኛል። ሁለተኛ ቤትም ማጽዳት እጅግ ከሚያዝናኑኝ ነገሮች መካከል አንዱ ስለሆነ ቤቴን እውነት ለመናገር ሁለቴም ከዛም በላይ የማጸዳበት ቀንም ሊኖር ይችላል